አዎ ኮምፒውተር መጠቀም እችላለሁኝ በደንብ የተለያዩ ስራዎችን ለመስራት እጠቀመዋለሁ ኮምፒውተርን ለመዝናናት እጠቀመዋለሁ ኮምፒውተርን ፊልሞችን ለማየት የተለያዩ ሙቪዎችን ለማየት ቪዲዮዎችን ለማየት ኮምፒውተር እጠቀማለሁ። ከዛ ውጪ የተለያዩ ስራዎችን ለመስራት ለማንበብ ይጠቅማል። ኮምፒውተር የተለያዩ ስራዎችን ሁሉንም ነገር ስራዎች ኮምፒውተር ላይ ስንሰራ ጊዜያችንን ቆጥበን እና ቀለል ባለ መንገድ ለመስራት ኮምፒውተር መጠቀም እችላለሁ ማለት ነው። አስፈላጊም ነው።